ጾም ትጾማለህ? አዎ ጾም ጾም አለው በሃይማኖቴ የኦርቶዶክስ እምነት ተከታይ ነኝ። በኦርቶዶክስ ሃይማኖት ውስጥ ደግሞ በጣም ብዙ የተለያዩ ጾሞች አሉ። የነነዌ ጾም፣ የገና ጾም እየተባለ በጣም በብዙ ይከፈላሉ። እነዚህን ጾሞች እጾማለሁ። ጾም መጾም ደግሞ በጣም ትልቅ ጥቅም አለው ብዬ አስባለሁ ከራስን ከማስራብ ወይም ደግሞ ምግብ ቆይቶ ከመብላትም በላይ ውስጥን ጤንነትን ከመጠበቅ ከዛም ደግሞ ለሃይማኖተኛ ወይም ለአማኝ ሰው ደግሞ ከፈጣሪው ጋር ለመገናኘት ጊዜ ለመስጠት በጣም ትልቅ ጥቅም አለው ብዬ አስባለሁ ጾም መጾም በዛም ምክንያት ነው ብዙ ሰዎች የሚጾሙት አንዳንዴ ጊዜ ከዚህ ከሃይማኖቱም ጾም ውጪ ሰዎች ይጾማሉ፣ ያም የሆነበት ትልቁ ምክንያት የሚሰጣቸው የውስጥ ሰላም እና ከጤንነትም አንፃር በተለይ ሰውነትን ለመቀነስ ያ ነገር በጣም ትልቅ ጥቅም ስላለው ሰዎች ብዙን ጊዜ ይጾማሉ እኔም እንዳልኩት እንግዲህ በተለያዩ ጊዜያት በአመት ውስጥ እጾማለሁ ለወራትም ያክል ጊዜ አንድ ላይ ሲደመር በጣም ብዙ ወራትን የሚያክል ጾሞችን እጾማለሁ። ጾም ስንጾም እንግዲህ አንድ የምንቆጠበው ነገር ከምግብ ነው ከምግብ ስንቆጠብ ደግሞ ጤንነታችንን በተለይ ደግሞ ከውፍረት ጋር የሚመጡ ወይም ደግሞ አብዝቶ ከመመገብ ጋር የሚመጡ ነገሮችን በደንብ እንቀንሳለን፣ ጤናችንንም በዛ እንጠብቃለን ማለት ነው፤ ስለዚህ በዛ ምክንያት በደንብ ጤናዬን እጠብቃለሁ፣ በደንብ እጾማለሁ፣ በደንብ ማድረግ የሚገባኝን ነገር አደርጋለሁ ማለት ነው።

የትውልድ ከተማ የት ነው? የኔ ትውልድ ከተማ እንግዲህ አዲስ አበባ ይባላል። አዲስ አበባ ኢትዮጵያ ነው። አዲስ አበባ እንግዲህ የአፍሪካ ዋና መዲና ወይም ደግሞ መቀመጫ ነች። በጣም የምታምር በጣም ውብ ከዛ ደግሞ ታሪካዊ ነች። ብዙ ትልቅ ነገሮች አሉባት። ለምሳሌ የአፍሪካ የፓርላማው መሰብሰቢያ ነች። ሲቀጥል ደግሞ ለኢትዮጵያም ደግሞ እንደ ዋና ከተማነት ታገለግላለች። ዘመናዊ ነች በጣም ብዙ ነገሮቿ ከአለም ጋር እኩል የሚራመዱ ናቸው። በጣም ብዙ ነገር አለባት እዛ ነው የተወለድኩት እንግዲህ የተወለድኩት ሆስፒታል ነው። ቅዱስ ጳውሎስ የሚባል ሆስፒታል ነው የተወለድኩት። ሆስፒታሉ በጣም ትልቅ ሆስፒታል ነው። እና ከዛሬ ሃያ ሁለት አመት በፊት በኢትዮጵያ አቆጣጠር አስራ ዘጠኝ ዘጠና ስድስት ዓመተ ምህረት ነበር የተወለድኩት። በጊዜው እንግዲህ በአጋጣሚ ነበረ እናቴ ምጥ መጦባት ከአባቴ ጋር በመኪና ሄደው እዛ ልወለድ የቻልኩት። እዛም የተወሰነ ቀን ከቆየሁ በኋላ እንግዲህ ለቀናት ከቆየሁ በኋላ ወደ ቤት ተመልሰናል እንግዲህ። በዛን ጊዜ እንኖር የነበረውም አዲስ አበባ ስለነበረ ብዙም ሩቅ ስላአልነበረ ማዘርም በደንብ ክትትል ማድረግ ትችላለች ማለት ነው ለ ልጅ ወይም ደግሞ ለኔ ማለት ነው በጊዜው ልጅ በነበርኩ ሰዓት። እና ይሄን ይመስላል እንግዲህ የተወለድኩት እንዳልኩት አዲስ አበባ ውስጥ ነው የኢትዮጵያ ዋና ከተማ የሆነችው አዲስ አበባ ውስጥ ነው። የተወለድኩትም ደግሞ እንዳልኩት በዛ ጳውሎስ በሚባለው ሆስፒታል ነው ማለት ነው። ሆስፒታሉ ትልቅ ሆስፒታል ነው አሁንም ድረስ ትልልቅ ስራዎችን እየሰራ የሚገኝ ትልልቅ የሳርጀሪ የቀዶ ጥገና አይነት ስራዎችን በደንብ የሚሰራ በጣም ትልቅ ሆስፒታል ነው ማለት ነው።